የስራ ቦታዬ ጥሩ ነው ንፁህና ለኔም ተስማሚ የሆነ ቦታ ነው። እንዲሁም ደግሞ አካባቢዬ ለስራዬ ለቤቴም ቅርብ ስለሆነ በጣም ብዙ ስራዎችን እንደ ልቤ መስራት እችላለሁ። እና በሰአት እገኛለሁ። አቅራቢያም ነው ለተለያዩ ነገሮች ይመቸኛል ለኔ እንዲመቸኝ አድርጌ ነው። ያዘጋጀሁት።

ከፀሀይ የምትጠብቀው ብዙ ጊዜ ኮፍያ በማድረግ ነው ምክንያቱም ፀሀይዋ በከረረች ጊዜ እስከ ሃያ ሰባት እና ሃያ ስምንት ዲግሪ ስለምትደርስ በጣም ያቃጥላል። ይሄ ደግሞ ለቆዳም ተስማሚ አይደለም። እንዲሁም ራስ ምታት ስለሚያመጣ ነፃ ያሉ ኮፍያዎችን በማድረግ እና ጥላ ቦታው መሆን ከፀሀይ ራሴን እጠብቃለሁ።

የክላውድ ማከማቻ አልጠቀምም፤ ብዙን ጊዜ ሜሞሪ ካርድ ነው ምጠቀመው፤ ስልኬ ላይ የተለያዩ ፋይሎችን እስቶር ለማድረግ። እና ሜሞሪ ካርድ ነው ምጠቀመው እንዲሁም የስልኬን እጠቀማለሁ እንጂ የክላውድ ማከማቻ እንደ ጉግል ክላውድ የመሳሰሉትን ነገሮች። ብዙም የመጠቀም ልምዱ የለኝም።

በአካባቢው ላይ ብዙ ትንኞች የሉም። ምክንያቱም እ በእኔ አካባቢ በምኖርበትም ሆነ በምሰራበት አካባቢ ጭሳጭሶች ስላሉ ጭስ ባለበት ቦታ ደግሞ ትንኞች ብዙም የመቆየት አቅሙ ስለሌላቸው ትንኞች አይኖሩም። ጭሱንም የምናጨሰው ትንኞቹ ብዙ እንዳይኖሩ ብለን ስለሆነ ትንኞች የሉም።

የምሳ እረፍቴ አንድ ሰዓት ሲሆንም እሱም ደሞ ስድስት ሰዓት እወጣለው ምሳ ተመልሼ ሰባት ሰዓት ላይ እገባለው በቀን ውስጥ ያው ለአንድ ሰዓት ያክል የምሳ እረፍት ጊዜ አለኝ ምሳ እበላለው ቡና እጠጣለው እና ትንሽ እረፍት አርጌ ወደ ስራዬ ተመልሼ እገባለው ማለት ነው።

ጥፍሬን በሳምንት አንድ ቀን እቆርጣለሁ። ምክንያቱም ጥፍር ባልተቆረጠ ባደረ ቁጥር ቆሻሻዎችን እና የተለያዩ ጀርሞችን- በእጃችን ላይ በጥፍራችን ውስጥ የሚቀመጡ ጥፍራችን የግዴታ መቁረጥ አለብን። ስለዚህ ጥፍሬን በሳምንት ቢያንስ አንድ ቀን እቆርጣለሁ።

ቡና ወይስ ሻይ ትመርጣለህ? እኔ ቡና እመርጣለሁ ብዙ ጊዜ እና በቀን ውስጥ ቢያንስ አንድ ሶስት ሲኒ ቡና እጠጣለሁ። እና ከሻይ ይልቅ ቡና እመርጣለሁ ሻይ ብዙ አልወድም። ሻይ አልጠጣም ቡና ነው የምጠጣው። ብዙን ጊዜ ሶስት ወይም አራት ሲኒ ቡና እጠጣለው። በቀን ውስጥ

የምወደው መጠጥ ለስላሳ ነው ስፕራይት ምባል መጠጥ ነው። እና ጥሩ ጋዝነት ስላለው ለምግብ ለመፈጨት ሂደትም ጨጓራንም ሪላክስ የማድረግ ባህሪ ስላለው። ከሚጠጣ ነገር ውስጥ ለስለስ ካሉት ለስላሳ ስፕሬት የሚባል ለስላሳ እሱን እጠጣለሁ።

ጻም እጾማለሁ በአመት አንድ ቀን ረመዳን የሚባል ጻም አለ። ይሄን ረመዳን ጻም በአመት አንድ ጊዜ እሱም ለሰላሳ ቀን በአመት ውስጥ። በጾም ነው ማሳልፈው። እጾማለሁ ጾም ለጤንነትም ጥሩ ስለሆነ። ግዴታ እንዲሁም ሃይማኖታዊም መንፈሳዊም ጠቀሜታ ስላለው ጾሜን እጾማለሁ

እኔን እጨባበጥ ነው ቀጥታ በደረት ብትከሻ ሳይነካኩ እጅ ለእጅ ብቻ ተራርኩ። መጨበጥ ሰላምታም በአፍ ማቅረብ። ያንን ነው እና በድምጽ ተነካክቶ ተጨባብጦ አልወድም። እጅ ብቻ ከርቀት ሰላም ነው መባባልን እወዳለሁ